በቀን ስንት ሰዓት ስልክ ትጠቀማለህ? በቀን በአማካኝ ከሶስት ሰዓት እስከ አራት ሰዓት ስልክ እጠቀማለሁ። ስልክ የምጠቀምበትም ምክንያት አንደኛ ከሰዎች ጋር ለመዳወል እጠቀማለሁ ሁለተኛ ደግሞ በስልኬ አንዳንድ ኖቶችን አነባለሁ ለትምህርት እንደገና ደግሞ ለስራ የሚጠቅሙኝን ነገሮች አይበታለሁ ማለት ነው። ሌላኛው ደግሞ በስልኬ በሶሻል ሚዲያ ወይንም ደግሞ በይነመረብ ላይ ለኢንተርኔት እጠቀማለሁኝ። አዳዲስ ነገሮችን አይበታለሁ ቪዲዮዎችን አይበታለሁ። እና ለብዙ ነገር ሼር እደራረግበታለሁ ከሰዎች ጋር መረጃ እለዋወጥበታለሁ። የቪዲዮ ምስል ከሰዎች ጋር አወራበታለሁ። እንደገና ደግሞ ቤተሰቦቼም ሩቅ ናቸው ከጓደኞቼ ጋር ከቤተሰብ ጋር እጠቀማለሁ ማለት ነው። እና ስልክ ለብዙ ነገር ይጠቅመናል አንደኛ እንደዳወልበታለን ሁለተኛ አዲስ መረጃ እናገኝበታለን። ሶስተኛ ደግሞ ከቤተሰቦቻችን ከጓደኞቻችን ጋር በደንብ እናወራበታለን ማለት ነው።